የስና የስራ ስነምግባር አከብራለሁ ምክንያቱም ስራዎችን የምሰራው የስራ ስነምግባርን በማክበር ነው። ስራዬን አክብሬ በሰአት እየገባው በሰአት እየወጣው የስራ ስነምግባርን በመጠበቅ አከብራለሁ